ኮኮቦችን መመልከት ትወዳለህ? አዎ ኮኮቦችን መመልከት በጣም ደስ ይለኛል። ብዙ ጊዜ በማታ ሰዓት እኔ ከዋክብትን በደንብ ነው የማየው ሳያቸው ራሱ አብሬ ምናምን እንደዚህ አሉ አይደል የተለያየ መጠን ያላቸው ኮከቦች። ሳይ በጣም ደስ ይለኛል ብዙ ጊዜ እኔ እንደውም ከቀን ይልቅ ማታ ላይ ወደ ሰማይ መመልከት በጣም ነው የሚያስደስተኝ። ከዋክብትም ደግሞ በደንብ በጣም እወዳቸዋለሁ በጣም ነው የምመለከታቸው በጣም ደስ ይሉኛል

ከደንበኞች ጋር ትሰራለህ? አዎ እንዴ ከደንበኛ ጋር መስራትማ ግዴታ እኮ ነው። ማንኛውም ሰራተኛ ያው ደንበኞች ጋር የተያያዘ ስራ ነው ሊሳን የሚችለው። ከዛ ውጪ የሆነ ስራ እኮ ሊኖር አይችልም። እና ከደንበኞች ጋር መስራት ያው በጣም ደስ ይላል። ያው መስራትም ያለብን ከደንበኞች ጋር ስለሆነ ከደንበኞች ጋር ትሰራለህ? የሚለው አዎ በደንብ እሰራለሁ። ደንብ ነው ምሰራው።

በቤተሰቦ ምን አይነት በዓላት ታከብራላችሁ በቤተሰቦ ምን አይነት በዓላት ታከብራላችሁ? የሚለው ያው በዓላት ብዙ አይነት በዓላትን ነው የምናከብረው ፋሲካ ገና ጥምቀት እንቁጣጣሽ የተለያዩ በዓላትን ያው በጋራ እናከብራለን። ደስ ይለኛል በዚህ ሰዓት ቤተሰብ ጋ መገኘት እና በዓላትን በጋራ ማክበር እኔ በጣም ነው የምወደው። በተለይ የፋሲካና እንቁጣጣሽን በጣም ያስደስተኛል። ከቤተሰብ ጋር እነዚህ በዓላትን ማሳለፍ እና ማክበር

ልብስ በእጅ ታጥባለህ አዎ እኔ ልብስ ማጥበው በእጄ ነው ለምን መሰላችሁ ላውንደሪ የለኝም እኔ የሚገርመው ነገር ልብሴን ማጥበው ሁሌም በእጄ ነው። እና ምሽት ላይ ስገባ ያው ልብሶችን በማጠብ እኔ በጣም እዝናናለሁ ልብስ በማጠብ ብዙ ሰው ልብስ ለማጠብ በጣም ስንፍና አለበት። እኔ ግን። ያው ስገባ ልብሶችን ማጠብ በጣም ያዝናናኛል እኔ እንደውም እንደ ሪክሬሽን የምጠቀምበት ነገር ቢኖር። ያው ልብስ ማጠብን ነው። እና ማንኛውም ሰው ያው ልብሱን ቢለብ ቢያጥብ። ያው እንደ እንቅስቃሴም ለጤናም ምናምን ይመከራል። ያው እንቅስቃሴም ስለምናደርግበት እና እኔ ደስ ይለኛል በጣም ነው። ልብሶቼንበእጄ ማጥባች

አይስክሬም ትወዳለህ? አይስክሬም እኔ አልወድም ጣውደህ ለምን መሰላችሁ ጣፋች ነገር በጣም ነው ብዙ ያስጠላኛል ለምን እንደሆነ አላውቅም ነው ጣፋጭ ነገር በስማም እንዴት እንደምጠላ? እኔ ኮስተር ሚያረግ ነገር እንጂ ጣፋጭ በጣም ነው ሚደረኝ እና አይስክሬም ትወዳልሁ ለሚለው አይ እኔ አልወድም።

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ በጣም ነው የምወደው በተለይ በስማም ቅቤ ቅቤ በጣም ተቀምሞ ምናምን ሽሮ ላይም በሉት እንደው። ድንች ላይ የተለያየ ምግቦች ላይ ጣል አድርገህ ስትጠቀሙት እንደት እንደሚጣፍጥ እንዴት እንደሚያምር እና እኔ በጣም ነው የወተት ተዋጽኦ የምወድ። በተለይ ደግሞ እርጎ እርጎማ በስመዓብ በጣም ይለያል። እርጎ በጣም ነው የምወደው በጣም በጣም ማለት ነው በተለይ ደግሞ ከሽሮና ድንች ጋር።